ያው እኔ ምንድነው ማዕድን ትጠቀማለህ? ወይ ማዕድን እንግዲህ ትርጉም በምናይበት ጊዜ ያ ማዕድን በተለያዩ ቦታዎች በተለያዩ አካባቢዎች የምገኝ አንጡራ ሀብት ነው። እንግዲህ ሰዎች እነዛን በመሸጥ ህይወታቸው መቀየር የተለያዩ ነገሮችን ማድረግ ይችላሉ። ስለዚህ በማዕድን ትልቅ ሀብት ነው። ለሀገርም ለማህብረሰብም እንደትልቅ ሀብት የምታይ ነገር ነው። በመሬት ውስጥ የሚገኙ የተለያዩ የከበሩ ድንጋዮች ነዳጆች የተለያዩ ነገሮች በማዕድን ውስጥ ነው የሚገኙት። ስለዚህ እነዛ ማዕድኖች እንዴት ነው የምንጠቀማቸው ወይም እንዴት ነው ወደ ገንዘብ እንቀይራቸው ካልን? ለምሳሌ ነዳጅን በምንመለከትበት ጊዜ ነዳጅ መሬት የሚገኝ በተወሰኑ አገራት ብቻ የሚገኝ መኪኖችን የሚያሽከረክር አንጥሮ ሀብት ነው። ስለዚህ እሱን በመጠቀም የተለያዩ ነገሮችን ማረግ ይቻላል ብዙ ሀገራት ልክ እንደነ ዱባይ እንደ ኢራን እንደነ ኢራቅ። እሱን በመሸጥ ሀገራቸውን ወይም የሀገራቸውን ሀብት መገንባት ችሏል በሱ ላይ የተመሰረተ ኢኮኖሚ አላቸው። ስለዚህ ማዕድን በጣም አስፈላጊ ነገር ነው። ለምንድነው ካልን ለአንድ ሀገር ኢኮኖሚ የራሱ የሆነ ትልቅ አስተዋጽኦ ያደርጋል ስለዚህ ማዕድኖችን በአግባቡ መጠቀም አስፈላጊ ነው ብዬ አምናለሁ። ሁለተኛው ደግሞ የከበሩ ድንጋዮች አሉ እነዚህ ምኖች ናቸው ካልን ወርቆች አሉ። የተለያዩ ድንጋዮች አሉ እነሱ የሚገኙት በበረሃ ቦታ በተለያዩ አካባቢዎች ነው የሚገኙት ስለዚህ እነሱን በአግባቡ መጠቀም ያስፈልጋል። እነሱን በምሸጥ ገንዘባቸውን የሚያከብቱ ባላሀብቶችም አሉ። የከበሩ ድንጋዮች ግን ትልቅ ገንዘቦች ኢንቨስተርድ የሚሰሩ ለምሳሌ በሀገራችን በጋምቤላ አካባቢ የወርቅ ማዕድን የማውጣት እንቅስቃሴ የሚንቀሳቀሱ ብዙ ባላቶች አሉ እና እነሱም እየጠቀሙ ነው ያሉት። ስለዚህ እኔ ያለው አሁን ባለሁበት ደረጃ ማዕድን የምጠቀምበት ደረጃ ላይ አይደለሁም። ግን እነዛን የምጠቀማቸው ለምንድነው ለእራሴ አገልግሎት እጠቀማለው እየገዛው እንጂ አምራች ሆኘ እየሸጥኩ ምናምን አይደለም የሚጠቀመው። ስለዚህ ማዕድን በጣም አሪፍ ያስፈላጊ ነገር ነው። ሰዎች ይህን አውቀው ይሄን ተደርተው የራሳቸውን ማዕድን መጠቀም አለባቸው ምክንያቱም ማዕድን ምንድነው የሀብት ምንጭ ነው የሀገራት ኢኮኖሚ መነሻ ነው። ሌላው ውሃ ራሱ እንደማዕድን የሚሸጥበት ጊዜ ይደርሰናል ሀገራችን በውሃ ሀብታም በጣም ከፍተኛ አቅም ያላት ሀገር ስለሆነች ማዕድን የመሸጥ እንትን አላት ስለዚህ እሱ ራሱ አንደኛው ሊሆን ይችላል ማለት ነው። ስለዚህ ሀገራት ያላቸውን ሪሶርስ ያላቸውን አቅም ያላቸውን ማዕድን በአግባቡ በመሸጥና የአለም ህይወት በማቅለል የተለያዩ ትልቅ ገንዘቦች በመስራት ህይወትን ማቅለል ይችላሉ። ከዚህ በፊት እንደጠቀስኩት የነዳጅ ሀገራት እንደነ ኢራቅ እንደነ ኢራን። የአለምን የነዳጅ ሀይል የመዘወር አቅም አላቸው። ስለዚህ ማዕድናቸውን በአግባቡ ስለተጠቀሙ ለአለም ህዝብ መሸጥ ችለዋል። እነ እነ ዱባይ እነ ሳውዲ አረቢያ የተለያዩ ሀገራት በዚህ ይጠቀማሉ የወርቅ ሀፍታቸውን በመውጣትም ወደ አለም ገበያ በማቅረብ የሚጠቀሙ ሀገራት አሉ። እንደነ ኢትዮጵያ እንደነ ጋና እንደ እንደ አፍሪካ የመሳሰሉ ሀገራት ይህንን በማድረግ ይጠቀማሉ። ምክንያቱም የሀገራቸውን ኢኮኖሚ ለመደገፍ የተለየ ገቢ መግቢያ ማግኘት እና እነዛ ወርቆችን እና የከበሩ ድንገት ደግሞ የተለያዩ መዋቢያ ነገሮችን ለመስራት የሚያገልግሉ እንደዚህ አደርጋለሁ ስለዚህ ይሄን ጥያቄ ለመመለስ አዎ እጠቀማለሁኝ ብዬ ነው የምልሰው። እኔም

የስራ ቦታ ደህንነት እንዴት ነው ነው ያሁኑ ጥያቄ እንግዲህ የስራ ቦታ ምን ማለት ነው የስራ ቦታ ምንድነው? የሚለውን በምናይበት ጊዜ የስራ ቦታ ማለት ስራችንን የምንሰራበት ስራችን የምንከውንበት ሁነኛ ቦታ ሆኖ እናገኘዋለን። ስለዚህ የስራ ቦታችን ለእኛ ለራሳችን ለደንነታችን የተመቸ መሆን አለበት። ምክንያቱም እኛ ራሳችን የምንጎዳበት ከሆነ አንደኛ ስራውም አይኖሩም እኛም አንኖርም። ስለዚህ መጀመሪያ ማየት ያለብን የስራው ቦታ ምንድነው? ካልን የስራ ቦታ ማለት መጀመሪያ ስራ ምንድነው? ካልን ስራ እንግዲህ ሰው ህይወቱን ለመቀየር የተለያዩ ገቢዎች ለማግኘት የሚከውነው መውጣት መውረድ ከተለያዩ ሰወች ጋር የሚያደርገው ግንኙነት እሱ ስራ ብለን እንጠራዋለን። የስራ ቦታ ምንድን ነው? ካልን ደግሞ እንግዲህ የሰው ልጅ ገቢውን ለማግኘት የተለያዩ ነገሮችን ለማድረግ የሚሄድበት ስራ ነው። ካልን እንግዲህ ስራው የሚሰራበት ወይም ብዙ ድርጊቶች የሚካሄዱበት ደግሞ የስራ ቦታ ተብሎ ይጠራል። ስለዚህ የስራ ቦታ ማለት እኛ ስራዎቻችንን የምሰራበት የኛ የስራ ቦታችን የስራ ቦታ ይባላል። ደህንነት ምንድነው? ካልን ደግሞ ደህንነት እኛ ጋር ጉዳት እንዳይደርስ ለእኛ ምቾት እንዲሰማን እኛ የተሻሉ ነገሮች እንድናገኝ የሚያደርጉ ሁኔታ ነው። ምክንያቱም ካለ ደህንነት ስራ ሊሰራ አይችልምና ስለዚህ የስራ ቦታ ደህንነት ለሁሉም ሰው አስፈላጊ ነው። ብየ አስባለሁ ምክንያቱም ሰዎች ደህንነታቸውን ካልጠበቁ ስራዎቻቸውን ሊሰሩ አይችሉም ስለዚህ ደህንነት መጠበቅ በጣም አስፈላጊ ነገር ነው። ሁሉም ሰው ስራውን ሲሰራ ደህንነቱን ሊጠብቅ ይገባል ብዬም አምናለሁ። ምክንያቱም ደህንነቱን ካልጠበቀ አካላቸው ላይ ጉዳት የተለያዩ ነገሮች ላይ ስለሚደርሱባቸው ስራቸውን በቀጣይነት መስራት አይችሉም። ስለዚህ የስራ ደህንነት ቀዳሚ ነገር ነው ብዬ አስባለሁ። አንድ ሰራተኛ ደህንነቱ ካልተጠበቀለት ደህና ካልሆነ ስራውን መስራት ስለማይችል ዋነኛውና ቀዳሚው ነገር በስራ ላይ ደህንነት ሊሰማውና የተመቻቸ ቦታ ላይ እንዳለ ሊያውቅ ይችላል። እንደዛ ካልሆነ አንደኛ ሙሉ አቅሙን አውጥቶ ሊሰራልን አይችልም ሁለተኛ ውጤታማ አይሆንም። ሶስተኛ የተለያዩ ነገሮች ይፈጠራሉ። ምክንያቱም ሰውየው ከሌለ ምንም ነገር የለም። ስለዚህ ሁሉም ነገር የሚመሰረተው ሁሉም ነገር የሚሆነው በእኛ እንትን ላይ ነው። ስለዚህ በእኛ አቅምና እንትን ላይ ስለሚመሰረት እንደዛ ነው መሆን ያለበት ብዬ አምናለሁ። እንግዲህ ጥያቄውን ለመመለስ ያክል ወደ እኔ ስንመጣ የስራ ቦታ ደህንነት እንዴት ነው የሚለው? ጥያቄው እንግዲህ የስራ ደህንነት በጣም ጥሩና በጣም አሪፍ የሚባል ሆኖ አግኝቻለሁ። ምክንያቱም የተለያዩ ነገሮችን እያደረግን ያለነው ደነታችንን ለመጠበቅ ነው። ደህንነታችን ካልጠበቅን ወይም እኔ ደህንነቴ የተጠበቅበት ቦታ ከሌለሁኝ ስራዬን በአግባቡ መስራት አልችልም። ስለዚህ እኔ ከምንም ነገር በላይ የማስቀድመው የስራ ቦታ ደህንነት ለኔ እንደ መስፈርት እና እንደ ዋናኛ ነገር ሆኖ አገኘዋለሁ። ያ ማለት የተለያዩ ነገሮችን ለመከወን የተለያዩ ነገሮችን ለማድረግ የስራ ቦታየን ደህንነት አስቀድማለሁ። ስለዚህ ሁሉም ሰው በዚህ ደረጃ በዚህ አረዳድ ነገሮችን እንዲያደርግ ነው የምንመክረው። እንደዛ ካላደረገ ግን ነገሮችን እከበዱት ስራዎችን በአግባቡ አለመስራት ደረጃ ይደርሳል። ስለዚህ ያ ከመሆኑ በፊት ጥንቃቄ ማድረግ መጠንቀቅ ደግሞ የተሻለ ነው ወይም ብልህነት ነው ብዬ አስባለሁ። ስለዚህ ሰዎች ይሄን ማድረግ አለባቸው። ይሄን ካላደረጉ ጉዳቱ ነው የሚያመዝነው። ጉዳቱ አመዛኝ ነው ማለት ደግሞ የተለያዩ ነገሮች ይፈጠራሉ ማለት ነው። ስለዚህ ይሄን ማድረግ የለብንም። ሁሉም ሰው ባለው በሚችለው አቅሙ ስራዎቹን መስራት አለበት። ስራዎችን ሲሰራ ደግሞ ደህንነቱ መጠበቅ ያስፈልጋል። ስለዚህ ጥያቄውን ለመመለስ ያክል የኔ የስራ ቦታ ደህንነት በጣም ሀሪፍ እና ጥሩ በሚበል ደረጃ ላይ ነው ያለው። አመሰግናለሁ

ምግብን ማካፈል ትወዳለህ? ወይ ነው ያሁኑ ጥያቄ መጀመሪያ ምግብ ማለት ምን ማለት ነው? ከዛ ማካፈል ማለት ምን ማለት ነው ወይም እና ሌሎችን የሚሉትን ትርጉማት ብናይ ይሄን ጥያቄ በአግባቡ መመለስ እንችላለን ብዬ አምናለሁ። ምክንያቱም ምግቦቻችን ምግብ ማለት አንድ ሰው ጤናውን ለማቆየት ለመኖር የሚመገበው ወይም እንዲበላ ወይም ሊጠጣ የሚችል ነገር ምግብ ብለን እንጠራዋለን። ስለዚህ እሱ ደግሞ በጣም አስፈላጊና ለሕይወታችን በጣም ጠቃሚ ነገር ሆኖ አገኘዋለሁ። ምክንያቱም ምግብ አንድ አንድ ልጆች እንግዲህ ከጥንት ጊዜ ተነስተን ስናየው ነው ይሄ የሆነው። ሁለተኛው ደግሞ እንሳትን በማደን ስጋዎችን የመብላት። ከዛ ምን ማድረግ ጀመረ የሰው ልጅ መሬትን ተጠቅሞ ከተፈጥሮ ጋር በመቆራኘት ምግቦችን መዝራት እና እህል ማምረት እነዛን ምርቶች ደግሞ በተቀነባበረ መልኩ በማስፈጨት ወደ ዱቄትነት በመቀየር በማቡካት መጋገር። እነዚህ ሁሉ ፕሮሰሶች አልፎ መመገብ የሚባለው ደረጃ ላይ ደርሷል። ስለዚህ ይሄ ሁሉ የሚደረገው ጤና ለማቆየት የተሻለ ነገር ለማግኘት ነው። ስለዚህ ስለ ምግብ ይሄን ሁሉ ካልን ሌሎች የሚጠጡ ነገራቶች በፈሳሽ መልኩ የሚገቡ ነገራቶች። እንደ ምግብ እንደሚታዩት እንደ ውሃ እንደ እጁ እንደ ወተት የተለያዩ ነገሮች ለሰውነታችን ጠቃሚ የሆኑ ነገራቶች እንደ እንትን ነው የሚታዩት። ስለዚህ በጣም አስፈላጊና ወሳኝ ነገር ነው ብዬ አስባለሁ። ምግብ መመገብ በጣም አስፈላጊ ነገር ምክንያቱም እኛ የሰው ልጆች ምግብ ካልተመገብን መኖር አንችልም። ስለዚህ ለመኖር አስፈላጊው ነገር ምግብ ነው እስካለ ድረስ ምግብን በአግባቡ መመገብ ያስፈልጋል። ስለዚህ ሁሉም ሰው የሚወጣ የሚወርደው ምግብ ለመመገብ እና የመጀመሪያ ለሙያ የሁሉን ሰው ብዬ የማስበው የምግብ ጥያቄው መመለስ ነው። ስለዚህ ሁሉም ሰው የምግብ ጥያቄውን መመለስ የሚሄድበት ርቀት የተለያየ ነው። አንዳንዶች ወንጀል ይሰራሉ አንዳንዶች ትክክለኛ ስራ ሰርተው ምግባቸውን ለመመገብ ሲሞክሩ እናያለን ይሄ የአለም ሀቅ ነው። ለሌሎች የሚለውን ትርጉም ስናየው ደግሞ ከእኛ ከራሳችን አልፈን ለሌሎች ማጋራት እንግዲህ የሰው ልጅ ሲኖር ለራሱ ብቻ አይደለም የሚኖረው ለሌሎችም የመኖር ግዴታ አለበት። ስለዚህ እኛ በህይወታችን ኖሮን ያሳካነውን ያገኘነውን ነገር ለሌሎች ወይም ከእኛ ባለፈ ለሌሎች ጥቅም መስጠት ስንችል የመኖር ትርጉሙ የመኖር ዋናኛ ምክንያት ገብቶናል ተብሎ ይታሰባል። ነገር ግን ይሄን ነገር የሚያደርጉት አለም ላይ ብዙዎች አይደሉም ጥቂት ሰዎች ናቸው የሚያደርጉት ስለዚህ እሱ ደግሞ ትክክል ነው ብዬ አላስብም። ምክንያቱም ሁሉም ሰው የራሱ የሆነ ምን አለው? ተሰጥኦ እና የራሱ የሆነ ነገር አለው። ስለዚህ እሱን ማድረግ ነው። አካፈል ማለት ያለንን ለሌሎች መስጠት። ሌሎች ማካፈል ሆዳም አለመሆን ያ ነው። ስለዚህ ይሄን ሀሳብ በምናይበት ጊዜ በሀገራችን ምን አይነት ባህል አለ ከተባለ ሰዎች ያላቸውን የማካፈል ብቻቸውን ያለመብላት ተካፍሎ የመብላት ባህል ይታያል። ኢትዮጵያን ሲባል ያለውን አካፍሎ ከጎረቤት ጋር መብላት ለምሳሌ አንድ ጎረቤት በግ ካረደ ብቻውን አይበላም። ምክንያቱም ያ ሰውዬ ሁሌ ሽሮ እየበላ ነበረ ዛሬ ስጋኝ አኔ ቤት አለ ብሎ የማብላት ነገር ይታያል። ይሄ ደግሞ አብሮኝ መገባት አላችንን የሚገልጽ ነው። ስለዚህ እንደ ኢትዮጵያ እንደ ሀበሻዊ አብሮ መብላት አብሮ መመገብ አዲስ ነገር አይደለም። አካፍሎ መብላት ብርቅ ነገር አይደለም። ስለዚህ እንደኛ ሀገር በጣም የተለመደና ማህበረሰቡ እንደ ማህበረሰቡ የተካነበት የማህበረሰብ ልልና የሚታይበት ተካፍሎ በመብላቱ ነው። ይሄን ደግሞ ሰፋ አድርጎ የሚሰሩ ትልልቅ ድርጅቶች አሉ። ለምሳሌ እንደነመቂዶንያ ያላቸውን አካፍለው ኑሩ ሙሉ ህይወታቸውን መስጠት የሆኑ ድርጅቶች አሉ። ስለዚህ ይሄ ጥያቄ ወደ እኔ ከመጣ ምግብን ማከፈል ሌሎች ትወዳለህ ከሆነ አዎ እወዳለሁ። ምክንያቱም ከሌሎች ጋር መብላት በጣም ደስ የሚል ነገር እና እርካታ የሚሰጥ ነገር ስለሆነ ከሌሎች ሰዎች ጋር መብላት እወዳለሁ። ምክንያቱም ያለኝን ምግብ ሳካፍል የሚሰማኝ ደስታ ልዩ ስለሆነ። የኔ ጥያቄ መልስ ይሄ ነው አመሰግናለሁ።

ልብስ በእጅ ታጥባለህ ወይ? ነው የሚለው ያሁኑ አረፍተ ነገር ሶ በመጀመሪያ ልብስ ምንድነው? የሚለውን ወረድ ማየት ያስፈልጋል። ስለዚህ ማጠብ ምንድነው የሚሉትን መመለስ አስፈላጊ ነው፣ ብዬ አስባለሁ። ምክንያቱም እነዚህን ትርጉሞች ካላወቅን ይሄን ጥያቄ ለመመልስ አስቸጋሪ ስለሚሆንስለዚህ ልብስ ማለት የሰው ልጅ ገላውን ለመሸፈን የሚጠቀማቸው ከጥጦች ከክሮች የተሰሩ እቃዎች ናቸው። ስለዚህ እነሱ ደግሞ ምንድን ናቸው ብለን በምናይበት ጊዜ ዕርቀነችን እንደንሆን የምንጠቀማቸው መሸፈኞች ናቸው። ስለዚህ እነሱን በአግባቡ መጠቀም ያስፈልገናል። ሁለተኛ በእጅ ማለት እጃችንን በመጠቀም የልብሳችን የልብስ ንጽህናችንን ለመጠበቅ የምንሞክርበት ሂደት ነው። መመለስ አስፈላጊ ነው፣ ብዬ አስባለሁ። ምክንያቱም እነዚህን ትርጉሞች ካላወቅን ይሄን ጥያቄ ለመመልስ አስቸጋሪ ስለሚሆንስለዚህ ልብስ ማለት የሰው ልጅ ገላውን ለመሸፈን የሚጠቀማቸው ማጠብ ምንድነው ለምን ይታጠባል የሚለውን ነገር ካየን አንደኛ ጽዳት ለመጠበቅ ነው። ስለዚህ ይሄን ጥያቄ ለመመለስ እያንዳንዱን ነገር መመለሳችን በጣም አስፈላጊና መሆን ያለበት ነገር ነው ብዬ አስባለሁ። ስለዚህ አዎ ልብስ በእጅ ነ፣ የሚታጠበው። ለምን በእጅ ይታጠባል ከተባለ አብዛኛው ሰው ማሽን መግዣ ወይም ከአቅም አኳያ ማሽን የመግዛት አቅም ስለሌለው እንደዛ ነው የሚደረገው። ስለዚህ አዎ በእጅ አጥባለሁ። በእጅ የማጥበት ምክንያት የማሽኑ ሂሳብ ወይም ማሽኑ መግዛት ስለማልችል ነው። እንግዲህ ማሽኑ መግዛት በምችልበት ሁኔታ ላይ ሰሆን ደግሞ በእጅ ማጠቤን አቁምና በማሽን ማጠብ እጀምራለሁ ማለት ነው። ስለዚህ ልብስ በእጅ ስለማጠብ ከሞላ ጎደል ይሄን ይመስላ፣ ያለኝ ሀሳብ፣ ያለኝ አይዲያ ይሄ ነው። ሌላ ተጨማሪ ነገር እንግዲህ ልብሶች በተለያየ መንገድ ሊታጠቡ ይችላሉ። ከዚህ በፊት እንደተናገርኩት በማሽን ልትታጠብ ይችላል ወይም በእግርም ሊረገጥ ይችላል። በተለያየ መንገድ ሊረገጥ ይችላል። ግን በእኛ ማህበረሰብ ወደ ኢትዮጵያ ስንመጣ አብዛኛው ሰው ልብሱን የሚያጥበው በምንድነው ካልን በእጁ ነው፣ የሚያጥበው። ስለዚህ እኔም እንደማንኛውም ኢትዮጵያዊ ልብሴን በእጄ ነው የማጥበው ማለት ነው። በእጅ ማጠብ ምን ጥቅም አለ ከተባለ ልብሱን ለማጥዳት ወይም ጥራቱን ለመጠበቅ ይረዳ። ያ ማለት አብዛኛው ነጭ ልብሶች ራሱ የሚታጠቡት በምንድነው ብለን በምናይበት ጊዜ በእጅ ነው የምታጠቡት። እንግዲህ እኛ ኢትዮጵያውያን አብዛኛው ልብሶቻችን ከጥጥ የተሰሩና በጣም ነጭ ናቸው። እነዛ ነጭ ሱፎች ሳይቀሩ በጅ ታጥበው ጽዳታቸው የሚያስገርም እና የሚያስደንቅ የሚገርም ነው። ስለዚህ ይሄን ይመስላል። አመሰግናለሁ ስለሰማችሁኝ። ለዚህ ጥያቄ ያለኝ መልስ ልብስ በእጅ ታጥባለህ ነው አዎ በእጅ አጥባለሁ። አብዛኛው ሰው በእጁ ነው የሚያጥበው። ከዚህ የተለየ ምላሽ የለኝም። ስለሰማችሁኝ አመሰግናለሁ። ልብስ አዎ በእጅ ይታጠባ። በእጅ ማጠብ በጣም አስፈላጊ ነገር ነው። ምክንያቱም ጽዳቱን ጥራቱን ለመጠበቅ የሚያስፈልግ ሁኔታ ስለሆነ እንግዲህ ሁሉም ሰው በእጁ ልብሱ እንዲያጥብ በእጁ ነገራቶች እንዲያደርግ ነው የምመክረው። ለምን ከተባልኩ ጥራት ለመጠበቅ። እንግዲህ እኛ ምን ማወቅ አለብ? ከተባለ ልብስ እንደት እንደምታጠብ ማወቅ አለብን። ልብስ እንደት እንደምታጠብ ከላወቀን አስቸጋሪ ነው። ስለዚህ ሁሉም ነገር በእጁ ልብስ እንድያጥብ ነው የምመክረው። በእጁ ልብስ ከላጠበ ጽደት አይጠበቅለትም ብዬ አምናለሁ። ስለዚህ ይህን ማድረግ የተሻለ ነው። ሁሉም ሰው ይህን ብያደርግ የተሻለ ነው ብዬ አምናለሁ እመክራለሁ። ያለኝ አመለካከት ይሄ ነው። አመሰግናለሁ።